ሳንደል እለብሳለሁ ብዙ ጊዜ ቤት ውስጥ በምሆን ሰዓት ሳንደል እለብሳለሁ ምክንያቱም ሙቀት በሚሆን ጊዜ ሰውነትን ያቀዘቅዛል ለመሄድም ምቾትን ይሰጣል። ከቤት ውጪ ግን ሳንደል አልጠቀምም ምክንያቱም አቧራና ንፋስ ያስገባል እሱም ለእግር ምቾት አይሰጥም። ስራ ቦታም ሰንደል አለብስም።